የልደት ቀኔ ይቀርባል ትንሽ አከባበር ማድረግ እፈልጋለሁ ጓደኞችን ማነል ጋብዝ እያሰብኩ ነው። ቦታ መምረጥ አለብኝ ምናልባት ቤት ውስጥ ይሻላል። ኬክ ማዘዝ አለብኝ ቸኮሌት ኬክ ምርጥ ነው። መጠጦችንና ምግብ ማዘጋጀት ያስፈልጋል። ሙዚቃ ዝርዝር ለማዘጋጀት አለብኝ። የአስተዋልና ቀለማት መግዛት እችላለሁ። ሁሉም ሰው እንዲመጣ ተስፋ አደርጋለሁ። ይህን ቀን ልዩ ለማድረግ እፈልጋለሁ። ከሰዎች ጋር ማክበር ደስ ያሰኛል። እድሜዬ ክብር ማግኘት ያስፈልጋል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

ዝናብ በሚዘንብበት ጊዜ ቤት ውስጥ እቆያለሁ የዝናቡ የዝናቡ ድምጽ ያረጋጋኛል ከመስኮት አጠገብ ተቀምጬ እመለከታለሁ ሞቅ ያለ ሻይ እጠጣለሁ መጽሐፍ ማንበብ እወዳለሁ። ውጪ ሁሉም ቦታ እርጥብ ነው። ሰዎች በጃንጥላ ይራመዳሉ። ማውራት ድምጽ አይሰማም። ተፈጥሮ እየታጠበ ነው። ዝናብ ለመሬት በረከት ነው። እህሎች ያድጋሉ። ይህን የአየር ሁኔታ እወዳለሁ። ቤት ውስጥ ሙቅና ደህንነት አለ

ምሽት ላይ ዜና እመለከታለሁ ምን እየተፈጠረ እንደሆነ ማወቅ እወዳለሁ ሀገር ውስጥና ውጭ ዜና ይኖራሉ። አንዳንድ ዜናዎች ደስ የሚያሰኙ ናቸው ሌሎች አሳዛኝ ናቸው። የአየር ሁኔታ መረጃ ይሰጣሉ የስፖርት ውጤቶች እወዳለሁ ጋዜጠኞች መረጃ ያብራሩናል። አንዳንድ ጊዜ ከቤተሰብ ጋር እንወያያለን። ዜና መከታተል አስፈላጊ ነው። አለምን መረዳት ያስፈልጋል። ሰላሳ ደቂቃ ያህል ይወስዳል። ከዛ ለእረፍት ይሄዳል

በየሳምንቱ ቤተሰቤን እደውላለሁ ከቤት ርቄ ስለምኖር አናገራለሁ እናቴ ሁሌ በደስታ ትመልሳለች ስለ ሁሉም ነገር ትነግረኛለች። አባቴም መልስ ይሰጣል። እህቶቼ ደስታቸውን ይጋሩናል። እናቃንሳለን ስለ አዲስ ነገሮች እንነጋገራለን። የቤት የወሬዎችን እሰማለሁ። አንዳንድ ጊዜ ይናፈቀኛል። ግን ድምፃቸውን መስማት ያስደስተኛል። እዚያ ሁሉም ነገር እንዴት እንደሆነ እረዳለሁ። ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሌ በልቤ ውስጥ ናቸው

የመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ነው ከቤት መውጣት አያስፈልግም ብዙ አማራጮች አሉ የተለያዩ ድረ ገጾችን እመለከታለሁ ዋጋቸውን አነጻጽራለሁ የደንበኛ ግምገማዎችን አነባለሁ ፎቶዎችና መግለጫዎች ይረዳሉ ወደ ጋሪ እጨምራለሁ የክፍያ መረጃ እገባለሁ ትእዛዙ በጥቂት ቀናት ይደርሳል። ማጠቢያ እንኳን አልፈልግም ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አይሆንም። መመለስ ያስፈልጋል በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀለል ያደርጋል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

ብዙ ጊዜ ከሰዎች ጋር በማወራ ጊዜ የድምጽ መልእክቶችን እልካለሁ ይህን የማደርገው መልእክቱን እንዲያዩት ነው በመልእክቱም ደስታና ሀዘንን ልልክ እችላለሁ። ሰዎች መልእክቱን ካዩት በኋላ ይመልሱልኛል። እኔም እነሱ ከመለሱልኝ በኋላ የድምጽ መልእክት በድጋሚ እልካለሁ የድምጽ መልእክቱ እንዳይቆራረጥ እጠነቀቃለሁ። የምጠቀመው በይነ መረብ ላይ ነው። የድምጽ መልእክቱን ለብዙ ሰው መላክ እችላለሁ። የበአል ጊዜ እንኳን አደረሳችሁ እላለሁ። ትምህርት የሌለበት ቀንና ፈተና ያለበት ቀንም የድምጽ መልእክት እልካለሁ። ቀላልና ፈጣን ነው። ሁሉም ሰው በቀላሉ ይረዳዋል። እኔም መልእክቱን አስተላልፌ እተኛለሁ። ጠዋት የድምጽ መልእክት እጠብቃለሁ ሲመጣ አንብቤ እረዳለሁ። ለሌሎች ሰዎችም አካፍላለሁ። መልእክቱ እንዳይቆራረጥ ቀጥታ እልካለሁ። በስልክና በሌላ ተጠቅሜ የድምጽ መልእክት እልካለሁ። ሰዎችም መልእክቱን እንደሰሙ መልእክታቸውን በድጋሚ ይልካሉ። የድምጽ መልእክት ጥሩ ነው

ወደ መናፈሻ በሳምንት አንድ ጊዜ እሄዳለሁ። መናፈሻ ውስጥ ዛፎችና አበቦች አሉ። አንዳንድ ጊዜ ውሻ ድመትና ሌሎች እንስሳትም አሉ። አበቦቹ ከለራቸው ያምራል። በበጋ ጊዜ ብዙ አበቦች ይፈካሉ። ንቦችም ወደ አበቦቹ ይሄዳሉ። ልጆች በመናፈሻ ውስጥ መጫወቻ ይጫወታሉ። ብዙ ልጆች ተሰባስበው አንድ ላይ ይዘምራሉ። መናፈሻ ውስጥ መራመድ ያስደስታል። አየር ለመሰብሰብ ያግዛል። ጥሩ መንፈስም እንዲኖር ይረዳል። መጫወቻ ውስጥ ልጆች እንዳይወድቁ ጥንቃቄ ይደረጋል። ከጨዋታ በኋላ የሚበላ የመንገድ ላይ ምግቦች ይኖራሉ። ሁሉም ጣፋጭና አስደሳች ናቸው። ከድንች የሚዘጋጁ ምግቦች አሉ። ከስንዴ የተጋገረ ዳቦም ይሸጣል። ለመጠጥ ውሃ ይቀርባል። ልጆች ምግብ ሲበሉ እጃቸውን ይታጠባሉ። መናፈሻው ጠዋት ከተከፈተ ማታ ላይ ይዘጋል። ሁሉም ሰው ወደ መናፈሻ መግባት ይፈልጋል። ትላልቅ ሰዎች መናፈሻ ውስጥ ረጅም ጊዜ ይራመዳሉ ተቀምጠው ያወራሉ

አንዳንድ እቃዎችን እንደገና ጥቅም ላይ ማዋል አደርጋለሁ ጥቅም ላይ ሲውሉ በጥንቃቄ እጠቀማለሁ ንጹህ ከሆነ ጥቅም ላይ እንዲውሉ አደርጋለሁ የፕላስቲክ መጠጫዎች ውሃ ካለቀ በኋላ በድጋሚ ጥቅም ላይ እንዲውሉ ለሰዎች አበረክታለሁ። ድጋሚ ጥቅም ላይ ውለው የተሰሩ እቃዎችን እገዛለሁ። ጥቃቅን ቢሆኑም ቤት ውስጥ ጥቅም ላይ ይውላሉ ለቅመም ማስቀመጫ የሚሆኑ የጠርሙዝ ብልቃጦችን እጠቀማለሁ። ቅመሞችን ለይቼ አስቀምጣለሁ ጥቅም ላይ ከወሉ በኋላ ለሌሎች ሰዎች እሸጣለሁ። መኪና መንገድ ላይ አልጥልም። ለሱ ተብሎ የተዘጋጀ ቦታ ላይ አጠራቅማለሁ። ሌሎች ሰዎች ሰብስበው ወደ ገበያ ይወስዳሉ። ከገበያ ተመልሶ ጥቅም ላይ ይውላል። ጥቅም ላይ የዋለው አዲስ ቤት እንዲሰራ ይረዳል። ሰዎችም በዚያ ቤት ውስጥ መኖር ይችላሉ። ሁሉም ተመሳሳይ ነው።

የምመኘው ስራ ቀላልና ከሰዎች ጋር አንድ ላይ የሚሰራ ነው። ይህንንም የምንሰራው በህብረት ነው። ሰዎች አንድ ላይ መስራት ይወዳሉ። ስራ ያቀላል ተግባብቶ መስራትም ይረዳል። አዲስ ሀሳብ ይዘዋወራል ሰዎች የራሳቸውን ሀሳብ ለሌላ ያካፍላሉ። እኔም አዳምጣለሁ የተሰማኝንም እነግራለሁ። ድሮም የምመኘው ስራ ነርስ መሆን ነው። ነርስ ሰዎችን ይረዳል። እኔም መርዳት እፈልጋለሁ። ሰዎችን ከሞት ለመታደግ ጥረት አደርጋለሁ። መድሃኒት በሰአታቸው እንዲወስዱ አደርጋለሁ። አስፈላጊ እንክብካቤ አደርጋለሁ። ልብሳቸውን እንዲቀይሩና ጫማቸውን እንዲያደርጉ አግዛለሁ። ምግብ በአግባቡ እንዲመገቡ እናግዛቸዋለን። ልጅነታችን ላይ ብዙ ስራ መስራት እንመኝ ነበረ። አንዳንድ ሰው የመኪና አሽከርካሪ መሆን ይመኛል። ሌላ ሰው ደግሞ ዳኛ ሆኖ ፍርድ ቤት መስራት ይፈልጋል። አንዳንዶቹ መሃንዲስ መሆን ይፈልጋሉ። አሁን ብዙ ሰው ጥሩ ስራ እየሰራ ይገኛል። ሰዎች በስራቸው ደስተኛና አላማ ያላቸው ናቸው። እኔም የምመኘው ስራ ነርስ መሆን ነው። በሱም ብዙ ሰዎችን ማገዝ እችላለሁ። ሰዎች እኔ ከረዳኋቸው ደስተኛ ይሆናሉ።

የጧት እለታዊ ተግባሬ ከእንቅልፌ ተነስቼ ወደ መጸዳጃ ቤት እሄዳለሁ ፊቴን ታጥቤ ጥርሴን እቦርሻለሁ። ወደ ኩሽና በመግባት ምግብ አዘጋጃለሁ ለቁርስ የሚሆን እንቁላልና አጃን እጠቀማለሁ። ቤት ውስጥ የተዘጋጀ ዳቦን ለቁርስ አቀርባለሁ ከዳቦ ጋር ወተት ወይም ሻይ አዘጋጃለሁ። ቁርስ ከተበላ በኋላ እቃዎቹን አጥባለሁ። መኝታ ቤት እገባና አልጋውን አራግፌ አነጥፋለሁ በጥንቃቄና ውብ እንዲሆን አዘጋጃለሁ። ሰዎች በእይታ ይማረካሉ እኔም ማታ ስገባ የተነጠፈ አልጋ ማየት ያስደስተኛል። የሚጠረጉ ቤቶችን ክፍሎችን እጠርጋለሁ። የእደ ስራ ልብሴን ለብሼ ወደ ስራ እሄዳለሁ። ስራ በምደርስ ሰዓት የጧት ፕሮግራሜን እመለከታለሁ ከሰዎች ጋር እወያያለሁ። ሀላፊነት ወስጄ ሰዎች የሚያስፈልጋቸውን ስራና ለማን ምን መላክ እንዳለበት እለያለሁ።

ልብስ የማጥብበት ቀን ሁሌ ረቡ ነው ቆሻሻ ልብሶችን እሰበስባለሁ በቀለም እለያያለሁ ነጭና ቀለማት የተለያዩ ናቸው በማሽን አጥቤ እያሙኝ ነው። ምሽት ት መረጃ አስፈላጊ ነው። ደረቅ ሳይሆኑ በገመድ ላይ እሰቅላለሁ ፀሀይ ያደርቃቸዋል። ሽቷቸው ደስ የሚል ነው። ከደረቁ በኋላ እቀበላለሁ። አንዳንድ ልብሶች አለብዳለሁ። ንጹህ ልብስ መልካም ስሜት ይሰጣል። ይህ የሳምንት ተግባር ነው። ሁሌ ማድረግ አለበት

የእለት ምሳ ጊዜ መጣሁ ከቢሮ እወጣለሁ አንዳንድ ጊዜ በካፍቴሪያ እበላለሁ ዛሬ ከቤት አምጥቼ ነው እናቴ እንጀራና ወጥ ፈጥራለች የማይክሮዌቭ አሞቃለሁ። ወደ ወዳሁ ቦታ ተቀምጫለሁ። ባልደረቦቼ አብረው እንበላለን ስለተለያዩ ነገሮች እንነጋገራለን አንዳንዶች ስላጋጠሟቸው ነገሮች ይዘክራሉ ሌሎች ለቀልዶች ይነግራሉ ይህ የእረፍት ጊዜ ነው። ሰዓት አንድ ስላልባት ከዚያ ወደ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው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

ቡና ለኔ ልዩ ነገር ነው በየቀኑ ሶስት ጊዜ እጠጣለሁ የቡናው ሽታ ብቻውን ያስደስተኛል። በቤታችን በአውላይ ቡና እናዘጋጃለን በመጀመሪያ እናነሳዋለን ከዚያ እንፈጨዋለን ጀበና ውስጥ እናፈለዋለን ጓደኞቼ ሲመጡ አብረን እንጠጣለን። ቡና መጠጣት እረፍት ማግኘት ነው። የቡና ሽታ ቤት ሁሉ ይሞላል ይህን ጊዜ በጣም እወዳለሁ። ቡና ያለበት ቀን ጥሩ ቀን ነው። ይህ የእለት ተእለት ልምድ ነው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

ኮምፒውተሬ ዛሬ ችግር አሉት በጣም ቀስታል መክፈቱ ረጅም ጊዜ ይወስዳል መተግበሪያዎች ይቀዘቅዛሉ በእርግጥ አስጨንቋል። መጀመሪያዬን አላጣም ብዬ ተስፋ አደርጋለሁ። መጀመሪያ እንደገና አስጀመርኩ ይህ አለ እዳም። አሁን የቴክኒክ ድጋፍ ልደውል የሞከርኩ ነው። ምናልባት ቫይረስ ሊሆን ይችላል። ወይም የአሮጌ እድሜ ምልክት ይህን ኮምፒውተር ለአምስት አመታት ነበረኝ። አዲስ ማግኘት ጊዜው አይደለም። በመጀመሪያ ችግሩን መፍታት እሞክራለሁ። በቴክኖሎጂ ላይ በጣም ጥገኛ ነን። ይሰራ ስንጠብቅ ምን ያህል እንደምንጠቀም እንረዳለን

ፀጉሬን ለመቆረጥ ጊዜ ደርሷል። በየወሩ እሄዳለሁ። መስተካከል ያስፈልገዋል። የፀጉር አስተካካይ ጥሩ ናት ምንም እንደምፈልግ ታውቃለች። አንዳንድ ጊዜ አዲስ ስታየል እሞክራለሁ። መጀመሪያ ታጥበዋለች ከዚያ ትቆርጠዋለች። በመስታዋት እመለከታለሁ። በዙሪያው ሴቶች ሌሎች እየታደሉ ናቸው። ሁላችንም እንነጋገራለን። ስለ ህይወትና ስራ እንወያያለን። የሳሎን እሱ ማረጋጋት ነው። ከዛ ፀጉሬ ደስ ይለኛል ንፁህና መስተካከል ተሰጥቷል

የእለት ምሳ ጊዜ መጣ። ከቢሮ እወጣለሁ፣ አንዳንድ ጊዜ በካፍቴሪያ እበላለሁ። ዛሬ ከቤት አምጥቼ ነው እናቴ እንጀራና ወጥ ፈጥራለች። የማይክሮ ህግ እጠቀማለሁ። በወዳደው ቦታ ተቀምጫለሁ ባልደረቦቼ አብረው እንበላለን ስለተያዩ ነገሮች እንነጋገራለን። አንዳንዶች ስላጋጠሟቸው ነገሮች ይዘክራሉ ሌሎች ለቀልዶች ይነገራሉ ይህ የእረፍት ጊዜ ነው። ሰዓት አንድ ስላልባት ከዚያ ወደ ስራ እንመለሳለን የሚገዛ ጊዜ አስፈላጊ እረፍት ነው።

ስልኬን በጣም እጠቀማለሁ። ሁሌ እየፈተሽኩ ነው። በማለዳ ምን ምን ገና ነቅቼ እመለከታለሁ። የማህበራዊ ሚዲያ መተግበሪያዎችን እከፍታለሁ። ወዳጆች ምን እንዳደረጉ እያየሁ ነው። ምልክቶችን እመልሳለሁ። ሰዓታት ያልፋሉ። የጤናማ አይደለም። ሌሎች ነገሮችን ማድረግ አለብኝ። እንደ ማንበብ ወይም የአካል ብቃት እንቅስቃሴ። ግን ስልኬ ያስገርፈኛል። አስተያየቶችን ማንበብ እወዳለሁ ቪዲዮዎችን እመለከታለሁ። የስክሪን ጊዜህን መቀነስ አለብኝ። ተጠቃሚ መሆን ይቻላል። ሚዛን ማግኘት ያስፈልጋል። ስልኮች ጠቃሚ ናቸው። ግን ቁጥጥር ያስፈልጋል።

ጧዋት ስነቃ በጣም ደስ ይለኛል አዲስ ቀን እየጀመረ ነው። መጀመሪያ ቡና እጠጣለሁ። ከዚያ ቁርስ እበላለሁ የጧት ጊዜ በጣም ጸጥተኛ ነው። ሞቅ ያለ ዉሃ ታጥቤ እወጣለሁ። ከዚያ ንጹህ ልብስ እለብሳለሁ። አይምሮዬ በጣም ንቁ ነው። የእለቱን ስራ ለመጀመር ደስ ይለኛል። ጠዋት ላይ ሁል ጊዜ እቸኩያለሁ ጊዜ ባይኖርም ጥሩ መዘጋጀት አለብኝ። ይህ የእለት ተእለት ልምዴ ነው